ሰራተኛ እራሴ ነኝ ሰራተኛ የለኝም ያው የምሰራው መንግስት መስሪያ ቤት ነው በፋርማሲ ነው እኔ የምሰራው ግን ሰራተኛ ግን የለኝም። ወንድ ላጤ ነኝ ማንም የለም በቤቴ እዚያም ስገባም ስወጣም ልብስ ነው የማጥበው። ሌላም ስራ የምሰራው እራሴ ነኝ እና የቀጠርኩት ሰራተኛ የለም እራሴ ግን የመንግስት ሰራተኛ ነኝ። በመንግስት ተቀጥሬ የምሰራ የፋርማሲ ባለሙያ ሰራተኛ ነኝ

የስልክ ካሜራ ትጠቀማለህ ያው ፎቶ ለማንሳት መረጃ ለመያዝ እና አብዛን የስልክ ካሜራ ነው የምትጠቀመው ሌላ ካሜራ የለኝም። እና የስልክ ካሜራ ወሳኝ ነው። አንዳንድ ቦታዎች ጉዞ ስንሄድ ማስታወሻ ይዞ ለማስቀመጥ የጉዞ ማስታወሻዎችን ለመያዝ የስራ ማስታወሻ ለመያዝ ብዙ ነገሮችን በ በአጭሩ ይዞ በስልክ ለመያዝ። ያው ስልክ ለመካኘዳት እጠቀማለሁ

የስራ ጊዜ ገደብ አስተካክላለሁ። ጠዋት መግባት ማታ መውጣት ቀንና እንዲሁም ማታ የምወጣበትን የምገባበትን የስራ ጊዜ ገደብ አስተካክላለሁ። ይሄም ደግሞ የመውጫና የመግዣ ሰዓት እየተለካ ነው እስታስታስ ታክለ ስለሆነ ስራ ግዜ ገዴቤን። በደንብ አድርጌ አስተካክዬ ነው ስራዬን የምሰራው። በተቀመጠልኝ የመግቢያ የመውጫ ሰዓት እና የመስሪያ ሰዓት አስተካክዬ በስነ ስርዓቱ ስራዬን እሰራለሁ

በአቡር ብዙ በሀዲን ላይ የሚሄድ የመሬት የየብስ ትራንስፖርት ነው የመሬት ትራንስፖርት ማለት ነው። እሱም ረጅም ርቀት የሚጓዝ ብዙ እቃ መጫን የሚችል። መኪኖችን ከውጪ ትልልቅ እቃዎችን ከሌላ ሀገር ወደ ሀገር ውስጥ የሚገባበት ብዙ እቃዎችን ይዞ የሚገባ። ረጅም ለጥቃት የሚጓዝ እና ብዙ እቃ ማጓጓዣ ነው

ፕሮጀክት ማለት አንዴድን ስራ ለመስራት የሚታቀድ እቅድ ማለት ነው። አስቀድሞ ስለ ስራው መቼ እንደሚያልቅ ምን ያህል እቃ እንደሚፈጅ ምን ያህል ጊዜ እንደሚፈጅ ምን ያህል ገንዘብ እንደሚፈጅ እንደዚሁም ደግሞ ምን ያህል ባለሙያ ሰራተኛ እንደሚፈጅ የሚያልቅበት ጊዜ። የሚቀ ተቀርጾ ተጽፎ የሚቀርብ ፕሮጀክት ይባላል። ስለሰራው አጠቃላይ ሁኔታ ከመሰራቱ በፊት ሙሉ መረጃ የያዘ ፕሮጀክት ተብሎ ይጠራል

ውሃ ማለት ከመሬት ውስጥ የሚፈልቅ የመሬት አንድ አራተኛው ክፍል ነው። ይሄ ለሰው ልጅ በጣም አስፈላጊ ነው። ከመሬት ውስጥ ፈልቆ ከዥረት ውስጥ እና ከገደል ስር የሚገኘው ውሃ ለሰው ልጆች በጣም ጠቃሚ እናስፈላጊ ከሆነው ትይዩል ነው ከሰውነታችንም ውስጥ አንድ አራት ሶስት ነው። ውሃ ነው ከደማችን ውስጥ ያለው እና ውሃ ለሰው ልጆች በጣም አስፈላጊ የሆነ። የፈጣሪ ስጦታ

አዲስ አለ አዲስ ማለት እስካሁን አገልግሎት ያልሰጠ ነገር ማለት ነው። እስካሁን አገልግሎት ያልሰጠ ነገር አዲስ ይባላል

እዚህ ማለት ቅርብ ቦታ ማለት ነው። በእጅ ሊነካ ሚችላል እዛው አጠገብ የሆነ እዚህ ይባላል።

ቀይ አብራ አሁን በፊት እኮ ሃያ ሺህ ድረስ ቀይ አብራ ነበር ኮት ማለት ተላይ የሚደረብ ልብስ ማለት ነው። የሚደረብ ተላይ የሚደረብ

መኪና የለኝም። መኪና ስሳፈርበት ነው እንጂ የማውቀው መኪና የለኝም። ስሳፈርበት ግን ከአንዱ ሀገር ወደ አንዱ ሀገር ስሄድ እቃለሁ መኪና ያው እኔ ግን መኪና የለኝም

የሆነ ነገር ጠፍቶብህ ስታየው ለመጠቆም ለሰው ለመጠቆም የት ነው ያለው ስትባል እዚያ ትላለህ እዚያ ማለት አቅጣጫ ማሳየት ያለበትን ቦታ መጠቆም ማለት ነው ያለበትን ቦታውን አቅጣጫውን ማሳየት መጠቆም ማለት ነው ይሄ እዛ ማለት ያለበትን ቦታ አቅጣጫ መጠቆም እዛ ይበላል ያለበትን አቅጣጫውን ቦታውን መጠቆም ማለት ነው።

ጫማ ያው ለእግር መሸፈኛነት የሚያገለግል ነው። እግር ላይ የምትደረግ ጫማ ይበላል የእግር ላይ የተለያየ ጫማ ላይ ቆዳ ጫማ አለ ሲነከር ጫማ አለ አዲዳስ ጫማ አለ ናይክ ጫማ አለ። ብዙ ብዙ ጫማዎች አሉ ግን እግር ላይ የሚጠለቅ ጫማ ተብሎ ይጠራል። እግር ላይ

ውል ማለት አንድ ነገር ለመፈጸም ከሌላ ሁለት አካላት ሆነው አንድ እቃ ቢገዛዙ ወይም ቦታ ቦታ ቢሻሻጡ የሆነን ሀገር ለማድረግ ውለታ መግባት ማለት ነው። ውለታ ሰው እንዳይከዳ እንዳይከዳዱና እምነት እንዳያጎሉ ታማኝነታቸውን የሚያጸኑበት እንዳይከዳዱ የሚያደርግ በሁለት ሰዎች እና ከዛ በላይ በሆኑ ሰዎች መካከል የሚፈጸም ሰነድ ውል ተብሎ ይጠራል፤

እርዳታ ማለት ያው ሁለት አይነት ነው። አንደኛ ለተቸገሩ ሰዎች መንግስት የሚሰጠው የእህል እርዳታ ሌላኛው ደግሞ ግለሰብ ለግለሰብ የሚያደርገው እርዳታ። ሰው ወድቆ ቢገኝ እርዳታ አድርጎለት ከወደቀበት ያነሳዋል ደክሞ ቢገኝ ከደከመበት ያነሳዋል ቢወድቅና አዙሮት ቢወድቅ ያነሳዋል እንዲሁም ደግሞ። ቢቸግረው ገንዘብም ሆነ እህል ይረዳዋል እንደዚሁም ደግሞ መንግስት ለተቸገሩ ለተጎዱ ቤት ለተቃጠለባቸው የሚረዳው እርዳታ እገዛ እርዳታ ይበላል። የግለሰብና የመንግስት እንዲሁም የድርጅቶች እርዳታ ተብሎ ይታወቃል

ሽያጭ ማለት አንድን ነገር ገበያ ላይ አውጥቶ መሸጥ ማለት ነው። ገበያ ላይ አውጥቶ መለወጥ መሸጥ ማለት ነው። ሽያጭ በብር በዋጋ ተስማምተው ተከራክሮ ተስማምቶ። ገዢው ብር ይከፍላል ሻጩ ደግሞ እቃውን ይሸጣል። ከዛ ይሄ ሁለቱ ተሸጠ ይባላል። የሸጠው ብር ካወጣለት እና ለብርም ሆነ ለማንኛውም ነገር ሲለውጥ ተሸጠ ይበላል

እድል ይስጥልኝ ማለት አንድ ሰው የተቸገረን ሰው በተቸገረበት ቦታ ቢረዳው ቢያግዘው ከዛ በኋላ አንተም ደግሞ እኚህ ረድ የምትረዳበትን ጊዜና እድል ይስጥህ ብሎ የማድረግ እድል ይስጥልኝ ማለት የሰጠኸን እግዚአብሔር ይስጥህ ያጨምርልህ ብሎ መስጥት ማለት ነው። ተጨማሪ ምርቃት ነው ይሄ እጅ ልስጥ ልበላት መማረቅ ማለት ነው። ምርቃት

አጎት ማለት የአባት ወንድም የእናት ወንድም ማለት ነው። የአባት እና የእናት ወንድም አጎት ተብሎ ይጠራል። ወይ የአባት ወንድም ወይ የእናት ወንድም ከሁለት አንድ ነው አጎት ይባላል ማለት ነው። የአባት ወንድም ካለም የእናትም ወንድም ካለ። ለልጁ ለኔ ለኔ የእናትና አባቴ ወንድም የእናቴም ወንድም የአባቴም ወንድም ለኔ ምንድነእ? አጎት ይበላል

ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ ሰዎች ቤተሰብ ይባላሉ እናት አባት ልጅ ሰራተኛ ወንድም እህት በአንድ ላይ በአንድ ቤት ውስጥ የሚኖሩ ቤተሰብ ተብሎ ይጠራል። አንድ ጋርም ባይኖሩ እናትና አባት ወንድም እህት አባት አክስት እነዚህ ሌላ ጋር ቢኖር ቤተሰብ ይባላሉ። ዝምድና ያላቸው ሰዎች ቤተሰብ

መታጠቢያ ቤት የት ነው? ይሄ ጥያቄ ነው። መታጠቢያ ቤት የጠፋው ሰው መታጠቢያ ቤት ማየት የሚፈልግ ሰው መታጠቢያ የት የት ነው ብሎ ይጠይቃል። ወይም ሰውነቱን እጁን መታጠብ ከፈለገ

ግዢ ማለት እቃ መግዛት ማለት ነው እቃ መግዛት ግዢ ተገዛ ግዢ ፈጸሙ የሚባለው ወይ እቃ፣ ወይ ሽንኩርት፣ ወይ በርበሬ እነዚህ ነገሮች ግዢ ማለት ነው።

ሆቴል ማለት የደከመ ማረፊያ የእንግዲህ ማረፊያ መኝታ ቤት ማለት ነው እንግዲህ ማረፊያ የእንግዳ አማረፊያ መኝታ ቤት ሆቴል ይባላል ሰው ሁሉ ደክሞት የሚያርፍበት ለአንድ ሰው ወይም ለባልና ሚስት የሚፈቀድ እንግዳ የሚያርፍበት ቦታ ሆቴል ምግብ የሚዘጋጅበትና ማራፊያ የሆነ ማለት ነው።

ግብር ማለት የአንድ ነገር ማለት ለአንድ ነገር በአመት በአመት የሚሰጠው በአመት ወይም በወር ወይ በለት ግብር እክል ግብር ገበረ ማለት ለአለው ነገር ለምሳሌ መሬት ቢኖረው ለመሬት ግብር ይገብራል። ግብር የሚገብረው ምንድነው የመሬቱን ከመሬቱ የሚያገኘውን ለመንግስት ወይም ደግሞ ለግለሰብ ግብር ይገባል

እርዳታ እፈልጋለሁ ማለት እርዳታ እፈልጋለሁ ሰው ታሞ ሊሆን ይችላል። ወድቆ ሊሆን ይችላል ተርቦ ሊሆን ይችላል ተቸግሮ ሊሆን ይችላል ደክሞ ሊሆን ይችላል እርዳታ በል መነሳት አቅቶት ሊሆን ይችላል እና እርዳታ እፈልጋለሁ አግዙኝ። እርቦኛል። አብሉኝ ለምግብ የሚሆን እርዳታ እፈልጋለሁ። መነሳት አቅቶኛል እንድነሳ እግዛ እርዳታ እፈልጋለሁ። አሟኛል እንዴ? እንድታሳክሙኝ እርዳታ እፈልጋለሁ እርዳታ እና የማልችለውን ነገር አግዝኝ

መጠጣት ማለት ውሃ ሊሆን ይችላል ጠላ ሊሆን ይችላል አረቂ ሊሆን ይችላል ቢራ ሊሆን ይችላል ውስኪ ሊሆን ይችላል ጉዘር ሊሆን ይችላል ወይን መጠጣት ማለት ውሃ የሆኑ ነገሮችን ማስገባት ወደ ውስጥ የሚጠጡት ውሃ አለ። አረቂ አለ ጠላ አለ ወይን አለ ጉዲር አለ ውስኪ አለ ዴብል ብላክ አለ እነዚህ ነገሮች ምናምን መጠጣት ማለት ነው

አፍንጫ ማለት ከአፍ ከፍ ከፍ ብዬ ያለ ለማሽተት የሚያገለግል ለመተንፈስ የሚያገለግል አፍንጫ ይባላል። ሰው ሁለት ቀዳዳ ያሉት እግዚአብሔር በተፈጥሮ እየሰጠ ውስጡ ፀጉር ያለው አዋራ ሲያሸት በአፍንጫ የሚያሸት ሰው አዋራ እና ቫይረስ አብሮ አይገባም ማን ይከላከልለታል ያ ፀጉር ይከላከልለታል። እና ሁለት ቀዳዳ ያለው ለማሽተትንነት ለማሽታ

አርብ አርብ አርብ አረፈ የእምስለና አርብ አረፈ የእረፍት ቀን አረብ ስንተኛ ቀን ማለት ነው? ስድስተኛ ቀን። ስድስተኛ ቀን አረብ አረፈ ጌታችን ኢየሱስ ክርስቶስ እለታትን ፈጥሮ ፈጥሮ በእለተ አርብ። ፍጥረትን ፈጥሮ በመጨረሻው ሰዓት ሰውን ፈጥሮ አረፈ። አረፈ አረፈ አረፈ እረፍት የተደረገበት ቀን ማለት ነው

ቲማቲም ቲማቲም ማለት ከፍራፍሮች አንዱ ሆኖ። በወጥ ላይ የሚሰራ ተቆርጦ የሚበላ ነውና ይሄ ትማትም ለምግብነት የሚያገለግል ከዛ ከፍራፍሬዎች አንዱ ነው። ለምግብነት የሚያገላግል ከፍራፍሬዎች አንድ ነው መልኩ ቀይ የሆነ ቲማቲም በመባል ይታወቃል

ሰው ውጭ ሆኖ በር ቢያንኳኳ ወይም ደግሞ ውጭ ሆኖ ቢጣራ ከቤት ውጭ ሆኖ ቢጣራ ግባ ይበላል። ወደ ውስጥ ዝለቅ ወደ ውስጥ ዝለቅ ማለት ነው። ግባ ማለት ዝለቅ ግባ ነው። ውጪ ቢሆን በሩን አለፈህ ወደ ውስጥ ግባ ነው። መግባት ማለት ወደ ውስጥ መዝለቅ ተብሎ ይታያል ማለት ነው። ወደ ውስጥ እንዲገባ መጠየቀ